ስሜቴን በሚገባ ነው በፊቴ ላይ የማሳየው ምክንያቱም ደግሞ ስሜቴን በፊቴ ላይ ማሳየቴ አብዛኛውን ጊዜ ውስጤ እንዳይረበሽ እና ያ ሰውም እንዲረዳኝ እፈልጋለሁኝ። ስሜቴን አብዛኛውን ጊዜ መከፋቴንም መደሰቴንም በፊቴ ነው ማሳውቀው። ይሄን ካላደረኩብኝ ሚረዳኝ ሰው ስለማይኖር ስሜቴን በሚገባ እገልጻለሁ። አንዳንድ ጊዜ የሰው ልጅ እንደዚህ ነው ተብሎ በቃል ሲነገር ስለማይገባው ስሜትን በፊት ማሳየት በጣም ቀላል ነው። እኔ ብዙውን ጊዜ ስሜቴን እማሳየው በፊቴ ነው ደስተኛ ከሆንኩኝ ፊቴን ደስ ብሎት አሳያለሁ። ከፍቶኝም ተናድጄም ተረብሼም ከሆነ እንደዚሁ ስሜቴን በፊቴ አሳይቼ ሰው እንዲረዳኝ አደርጋለሁ።

ማብሰል እችላለሁ በሚገባ ነው የምችለው እናቴ ጋር ስለሆነ ያደግኩት እናቴ ማብሰል እንዴት እንደሆነ እንጀራ መጋገር ወጥ መስራት እንዴት እንደሆነ ምግብ እንዴት አብስለን መጠቀም እንዳለብን በሚገባ አስተምራኛለች። እኔ አብዛኛውን ጊዜ ቤቴ ውስጥ ነው ምግብ አብስዬ የምጠቀመው ውጭ ላይ አልጠቀምም ውጭ ላይ የምጠቀመው ምግብ ለወጪ ነው የሚደረገው። ነገር ግን ቤት ውስጥ ግን ቤት ያፈራውን አብሰዬ እጠቀማለሁ ለምሳሌ ወጥ ስሰራ። ሽንኩርት እከትፋለሁኝ የከተፍኩትን ሽንኩርት በደንብ አቁላልቼ ዘይት አድርጌ በርብሬ ጨምሬ የሚገባ ወጣ አደርግና ከዛ በኋላ በእንጀራ እጠቀማለሁኝ ይሄንም አብዛኛውን ጊዜ ቤት ውስጥ አብስዬ መመገቤ ለብዙ ነገር ይረዳኛል ከወጪ ያድነኛል። ማብሰል መቻሌ ደግሞ ትልቅ እድል ጥቀምሰህ ትልቅ ጥቅም ሰጥቶኛል።

ጨው በብዛት አልወድም ጨው በብዛት መጠቀም ለህይወት ጉዳት በጣም ስላለው እኔ ጨው በብዛት አልወድም መካከለኛ ጨው ያለበትን ነው የምጠቀመው። በመካከለኛ ጨው ያለበት ብዛት ያለባቸው የተሰሩ ምግቦችን እነሱን እወዳለሁኝ በጣም ከመጠን በላይ ከበዛ ግን አልወድም ምክንያቱ ደግሞ ይሄ ጤና ጉዳት ነው። ጨው አብዛኛውን ጊዜ ሄዶ የሚጣበቀው ኩላሊታችን ላይ ነው ኩላሊታችን ደግሞ የጨው መጠን ከበዛበት። ስራውን ስለሚያቆም ያ ስራ ከቆመ ደግሞ ህይወታችንም ስለሚቆም እኔ ጨው የበዛበት ምግብ በፍጹም አልጠቀምም በብዛትም አልወድም።

የምሳ እረፍቴ አንድ ሰዓት ነው። አብዛኛውን ጊዜ የምሳ ሰዓት እረፍታችን በብዙ ቦታ አንድ ሰዓት ነው። ይህም የኔም የምሳ ሰዓት እረፍቴ የአንድ ሰዓት ነው። ይህ አንድ ሰዓት ግን የምሳ ሰዓት እረፍት መሆኑ ብዙ ጥቅም ይሰጠኛል። ምሳ ከበላሁ በኋላ የተወሰነ እንድረጋጋና የበላሁትም ረጋ ብሎ ትንሽ ዳይጀስት አድርጎ እንድሰራ ያደርገኛል። የምሳ ሰዓት እረፍት ለኔ አንድ ሰዓት መኖሩ ከምሰራው ከስምንት ሰዓት ውስጥ በአንድ ሰዓት ማረፌ ሰራዬን በሚገባ እንድሰራ ለሰራዬ ልዩ ትኩረት አድርጌ እንድሰራ እረፍት ወስጄ አይምሮዬን አዝናንቼ ሰውነቴን አፍታተቼ ወደ ስራዬ እንድመለስ ይረዳኛል። የአንድ ሰዓት እረፍት ብዙ ጥቅም አለው።

በጣም የምወደውና የሚመቸኝ በህይወቴ ልዩ ክቡር ቦታ የምሰጠው መተግበሪያ የመስመር ላይ ስራ የምሰራበትን መተግበሪያ ነው። ይህ የመስመር ላይ ስራ የሚያስገኝልኝ ወይም የምሰራበት መተግበሪያ ማለት የህይወቴን ሰፊውን መንገድ የሚከፍትልኝ ነው። የመስመር ላይ ስራ የማገኝበት መተግበሪያ ወይም የምሰራበት መተግበሪያ ብዙን ጊዜ ስራውን ቤት ውስጥ ቁጭ ብዬ እንድሰራ እረፍት ወስጄ እንድሰራ ተዝናንቼ እንድሰራ። በምፈልገው ሰዓት የፈለኩበት ቦታ ሆኜ እንድሰራ ስለሚረዳኝ የመስመር ላይ ስራ የምሰራበትን መተግበሪያ በጣም እወዳለሁ። በጣም ይመቸኛል ከሁሉም የበለጠ የምወደውና የሚመቸኝ። የመስመር ላይ ስራ የምሰራበትን መተግበሪያ ነው።

ግጭቶችን ማስተካከል እችላለሁ ግጭቶች በብዛት የሚከሰቱት በሁለት ሰዎች መካከል ነው ወይም በሁለት ጎሳዎች መካከል ሊነሳ ይችላል። ነገር ግን እነዚህን ግጭቶች በሚገባ ማስተካከል እችላለሁኝ የቅርብ ወዳጆቼ ለምሳሌ ቢጋጩ እንመልከት ሁለቱንም በሚገባ እቀርብና አወያያቸዋለሁኝ የእያንዳንዳቸውን ለግጭቱ ምክንያት የሆናቸውን ነገር እሰማለሁኝ። ከሰማሁ በኋላ ወደ መፍትሄ እወስዳቸዋለሁኝ። እንደዚህ ብታደርጉ ይህንን ውሳኔ ብትወስኑ ግጭቶቻችሁ የተጋጫችሁበት ነገር ይስተካከላል በሚል ወደ ድምድምዳሜ እሄዳለሁኝ። የተጋጩበትን ችግር መፍትሄውን አስቀምጬ ማስተካከል እችላለሁኝ።

እኔ የምወደው ከተማ በጣም ደስ የሚለኝ ከተማ አገሬ ውስጥ ካሉ ከተሞች ውስጥ ነው። እዚህ ካሉ ከተማዎች ውስጥ በጣም የሚያስደስተኝ ከተማ ባህርዳር ነው። ባህርዳር ማለት በአማራ ክልል ውስጥ የሚገኝ የአማራ ክልል ርዕሰ መዲና ነው። ይህ ከተማ የጣና ሀይቅን የያዘ በጣና ላይ ደግሞ የተለያዩ ገዳማትን የያዘ ነው። ባህር ዳር መሄድ ባህር ዳርን የምወድበት ትልቁ ምክንያቴ። በጣና ሀይቅ ላይ መዝናናት እንደዚሁም ደግሞ የጣና ገዳማትን ማየት ነው። ገዳማቱ ልዩ ስሜት አላቸው ብዙ ታሪካዊ ቅርሶች አሏቸው ብዙ ታሪክ የያዙ ናቸው። እነዚህን ማየት ስለምወድ ባህርዳር ከተማን በጣም እወዳታለሁ። ደግሞ ከተማዋም ከበተለየ ሁኔታ ንጽህናዋን የጠበቀችና ለሰላማዊ ኑሮ እንደዚሁ ምቹ ስለሆነች ባህርዳር ከተማ እንወዳለን።

የቀን መቁጠሪያ እጠቀማለሁ የቀን መቁጠሪያ መጠቀሜ ብዙ ጥቅሞች ሰጥቶኛል። የቀን መቁጠሪያን ስትጠቀም ለስራ ያቀድኩትን እቅድና በህይወቴ ደግሞ የትም ደረጃ መድረስ እንደአለብኝ ያቀድኩትን እቅድ በዛ መሰረት እንዳስኬድ ይጠቅመኛል። የቀን መቁጠሪያዬን አወጣና እያንዳንዱ ቀን ላይ እየከበብኩኝ በዚህ ቀን መስራት ያለብኝ ስራ ይሄ ይሄ ነው ብዬ ያስቀመጥኩትን እቅድ በዛ በቀን መቁጠሪያ መሰረት እያስታወስኩ እንድሰራ ይረዳኛል። የቀን መቁጠሪያ መጠቀሜ ብዙን ጊዜ ከምሰራው ስራ ጋር የተለየ ምቾት እንዲሰጠኝ አድርጎኛል። የቀን መቁጠሪያዬን ጠብቄ ስራዬን በሚገባ እሰራለሁኝ በሚገባ እጨርሳለሁ።

ቀልድ መናገር በጣም ነው የምወደው ቀልድ ብዙን ጊዜ የእኛን መግባባትና በመሃላችን ያለውን ፍቅር ያጠነክራል። እኔ ቀልድ መናገር የምወደው ከጓደኞቼ ጋር ከቤተሰብ ጋር ከፍቅረኛዬ ጋር በምሆንበት ሰዓት ነው። በዛ ሰዓት ከተሰበሰብን በቀልድ ጨዋታችን እያዋዛን ብዙ ጊዜ እንድንቆይና መቀላለዳችንም የተለየ ስሜት እንዲሰጠን አብሮነታችን እንዲያጠነክር ያደርጋል። ተገናይተን ብዙን ጊዜ ስንቆይ ቀልድ በምናገርበት ሰዓት ብዙን ጊዜ ደስታ ይሰማናል ያ ደስታችን ደግሞ ለእኛ በዚህ ሰዓት ተገናኝተን እንደዚህ ያለ ፍቅር አሳለፍን የሚለውን ትውስታ እንዲያጭርብን ያደርጋል። እኔ ቀልድ መናገር በጓደኞቼ መሃል በጣም ደስ ይለኛል በጣም ነው የምወደው።

በቀን ውስጥ ሁለት እና ሶስት ኢሜል እልካለሁ ይሄን የምልከው ለስራ ጉዳይ ነው። እንደዚሁም ደግሞ አብዛኛውን ጊዜም ባይባልም ለጓደኛም እልካለሁ። ነገር ግን በብዛት በቀን ሁለት እና ሶስት ኢሜል የምንልከው ለስራ ጉዳይ ነው። ይሄን ስራዎቼን ለማቀላጠፍ በሚረዳኝ ምክንያት ኢሜል እልካለሁኝ ከአንድ ቦታ ወደ አንድ ቦታ በወረቀት ዶክመንት ይዞ ከመንቀሳቀስ ይልቅ የሰራሁትን ስራ ሪፖርትም ሊሆን ይችላል የተለያየ የሚመጣ እቃዎችንም ለማስተላለፍ ሊሆን ይችላል። ኢሜል እልካለሁ ይሄን የምልከው ኢሜል ደግሞ ህይወቴን ቀለል ያደርግልኛል። አንድ ቦታ ሆኜ በሰአትና በጊዜ ሳልገደብ ሁሉን ነገር ማድረግ እችላለሁኝ ካለሁበት ቦታ ሳልንቀሳቀስ። ጉልበቴንም ሳላባክን እንደዚሁ እንድሰራ ረድቶኛል። ኢሜል ሁለት እና ሶስት ጊዜ በቀን ውስጥ እልካለሁ።

ጥፍሬን እቆርጣለሁ ጥፍሬን አላሳድግም እኔ ወንድ ልጅ ነኝ ወንድ ልጅ ደግሞ በፍጹም ጥፍሩን አያሳድግም ሴትም ልጅ ብትሆን ጥፍሯን ማሳደግ የለባትም። እኔ በባህሌ ባደኩበት ከቤተሰቦቼ ጥፍር ማሳደግ ብልግና ነው ነው ሚባለው። እኔ ግን አሁን ላይ የሚረዳው ነገር ደግሞ ጥፍር ማሳደግ ብልግናም ብቻ ሳይሆን ጥፍራችን አድጎ በጥፍራችን ውስጥ የተለያዩ ቆሻሻዎች ስለሚገቡ ያ ቆሻሻ ወደ ውስጤ ከገባ ጤናዬ ሊታወክ ይችላል። ስለሆነም ጥፍሬን በሚገባ ነው የምቆርጠው። ጥፍሬን መቁረጤ ደግሞ ጤናዬ እንዳይታወክ ጥፍሬ ውስጥ ያሉ ቆሻሻዎች ከምመገበው ምግብ ጋር አብረው እንዳይገቡ እና ውስጤ እንዳይረበሽ እንዳይታመም ይረዳኛል። ጥፍሬን በሚገባ እቆርጣለሁ።

ማር በጣም ነው የምወደው ማር በሚገባ እወዳለሁ ማር ልዩ ጥቅም የሚሰጥ ስለሆነ እኔ ማርን ለየት አድርጌ ነው የምወደው። ማር ከንብ የሚገኝ ነው ንብ ማርን ስታዘጋጅ ከተለያዩ ጸዋቶች ከአበባዎቻቸው ቀስማ ነው እጽዋቶች ደግሞ ለሰው ልጅ ጤና ለሰው ልጅ እድገት ለሰው ልጅ ለተለያዩ ነገሮች አስፈላጊ ናቸው። የሰውን ልጅ በሽታ የመከላከል አቅም ወይም ደግሞ የሰውን ልጅ ሰውነቱን ለመጠበቅ በሽታውን ለማዳን። እጽዋቶች ትልቅ ቦታ አላቸው ይህንን ደግሞ የምናገኘው ማር ጋር ነው። ማር የሁሉንም እጽዋት አበባ የሁሉንም እጽዋት ሽታ ሁሉን ነገር ቀምሞ በአንድ የያዘ ስለሆነ። የሰው ልጅ የህይወቱን መሰረት የምናገኘው ለጤናውም ጥቅም የምናገኘው ማር ላይ ነው። ማርን ያ ስለሆነ በሚገባ እወዳለሁ ማር መጠቀም ብዙን ጊዜ የማዘወትረው ጠዋት ጠዋት። በዳቦ እጠቀማለሁ።

እኔ መጽሐፍ የምወደውና በሚገባ እጅ ጽሁፍ እንዲያምርልኝ የምጽፈው በቀኝ እጄ ነው የቀኝ እጄን ለጽሁፍ እጠቀማለሁ። የቀኝ እጄን በአብዛኛው የምጠቀመው የምጽፈው ጽሁፍ ጥሩ የእጅ ጽሁፍ የሚባለውን ማለትም ሰዎች እንዲያነቡት ሲያዩት ደግሞ ለአይን ራሱ የሚማርክና እንዲያነቡት ለአይን ምቾት የሚሰጣቸው የእጅ ጽሁፍ የምጽፍበት ቀኝ እጄን ስለሆነ ነው። በቀኝ እጄ በምጽፍበት ሰዓት ፍጥነት ይኖረኛል ቶሎ ጽፌ ለመጨረስ እንደዚሁም ደግሞ የሚነበብና ጥሩ የእጅ ጽሁፍ እንዲኖረኝ ለማድረግ ነው። ቀኝ እጄን ለጽሁፍ በብዛት እጠቀማለሁ ከሚባለው በላይ ቀኝ እጄ መጻፍ ያስደስተኛል በሚገባ እወዳለሁ።

ከቡናና ከሻይ እኔ ቡና እመርጣለሁ ቡና ብዙ ጥቅም ይሰጠኛል ያስደስተኛል። ቡና አብዛኛው የሀገራችን ክፍል የሚኖርና በብዛት የሚዘወተር መጠጥ ነው። ነገር ግን ቡና ለኔ የተለየ ስሜት የሚሰጠኝ ጥሩ የመንፈስ ንቃት ይኖረኛል። ደክሜ ከሆነ አንድ ስኒ ቡና የምጠጣ ከሆነ ድካሜ በሙሉ ይርቃል በሚገባ እንደገና እበረታለሁ። አምሽቼ የምሰራቸው ስራዎች ካሉኝ ጥናትም ሊሆን ይችላል ለፈተና ካለኝ። ቡና እጠጣለሁ ማታ ላይ ቡና ከጠጣሁ እንቅልፍ አይመጣም እንቅልፍ ከሌለ ደግሞ የሚገባ ስራዬን እሰራለሁ። አምሽቼ የምሰራቸውን ስራዎች በብዛት ለማጠናቀቅ። ቡናን ነው የምጠቀመው ከቡናና ከሻይ በብዛት የምመርጠው ቡና ነው።